እሁድ የሳምንቱ የመጨረሻው ቀን ወይም ሰባተኛ ቀን ነው። ብዙ ጊዜ የእረፍት ቀን ነው

የምስክር ወረቀት ማለት አንድ ሰው አንድን ስራ ከሰራ በኋላ በዛ ስራ መሳተፉን የሚገልጽ ወረቀት ነው

መስኮት ማለት ከበር አጠገብ ወይም በተቃራኒ በኩል ሆኖ አየርን ለማስገባት የሚያገለግል ነው

እናት አንድን ልጅ ወንድ ይሁን ሴት የወለደች ወልዳ የምታሳድግ እናት ትባላለች

እድለኛ ሰው ማለት ጥሩ ነገር ቶሎ የሚያጋጥመው ሰው ማለት ነው።

ቆንጆ ማለት ማራኪ የሚል አቻ ቃል ያለው ሲሆን ወይም ጎልቶ የሚታይ ሰው ማለት ነው

ኪሳራ ማለት አንድ ሰው ስራ በሚያጋጥም እየሰራ ከሸጠው ከገዛበት እቃ እሚሸጥበት። አንሶ ሲገኝ ከሰረ ይባላል

መሮጥ ማለት ያ እንቅስቃሴ አይነት ሲሆን በፍጥነት የምንጓዝ ከሆነ መሮጥ ይባላል

ብድር ማለት በገንዘብ ውይም በቃ ሊሆን ይችላል ብዙ ጊዜ በገንዘብ ከሰዎች ለመመለስ የምንቀበለው ገንዘብ ነው

ሩቅ የሚያመለክተው። ርዝመትን ሲሆን አንድ ቦታ ከሌላ ቦታ በጣም በርቀት የምገኝ ከሆነ ሩቅ ይባላል

ማታ የምንለው ከአስራ ሁለት ሰዓት በኋላ ያለውን ብዙን ጊዜ ጨለማ የሚሆንበት ሰዓት ነው።

ቡድን ማለት ለአንድ አላማ የተቋቋመ የሰዎች ህብረት ነው

ግብር ማለት ለመንግስት አካል የሚከፈል ከሰራነው ስራ ላይ ተቆራጭ ገንዘብ ነው።

ማክሰኞ የሳምንቱ የሁለተኛ ቀን ከሰኞ ቀን ቀጥሎ ያለ ቀን ነው

እንቁላል ምግብ ሲሆን ከዶሮ የሚገኝ የዶሮ ተዋጽኦ ነው

ጠቅ ማለት አንድን ነገር ነካ ማድረግ ወይም በትንሹ መንካት ነው።

ምርት ማለት አንድ የተዘራ ዘር ውጤት ሊሆን ይችላል ወይም ደግሞ በተለያዩ ነገር የሚመረቱ ምርቶች ነው

ትምህርት ቤት ማለት እውቀትን ለመገብየት ሰዎች የሚሄዱበት የመማሪያ ቦታ ነው።

ማስታወቂያ ማለት አንድ ነገር ወይ ስራ ሊሆን ይችላል ራሳችንን የምንገልጽበት መንገድ ወይም ስራችንን ለሰዎች የምናሳውቅበት መንገድ ነው

ይቅርታ ማለት አንድ ሰው ላጠፋበት ጥፋት ጥፋቱን ተረድቶ የበደለውን አካል የሚጠይቅበት መንገድ ነው

ስምንት የቁጥር አይነት ሲሆን ከሰባት ቀጥሎ ያለ ሙሉ ቁጥር ነው።

መብላት ማለት ሁላችንም በየቀኑ የምናደርገው ተግባር ሲሆን ምግብን ወደ ሰውነታችን የምናስገባበት ሂደት ነው

እድል ይሰጥ ማለት አንድ ሰው ጥፋት ካጠፋ በኋላ ድጋሚ እድል እንዲሰጠው የሚጠይቅበት አረግ ነው

ነገ ማለት ቀንን የሚያመለክት ሲሆን ከዛሬ ቀጣይ የሚመጣ ቀን ማለት ነው።

የተጠቃሚው። ስም የሚለው ሀረግ የሚያመለክተው አንድን አገልግሎት የሚጠቀም ሰው ስም ነው።

እ ቅዳ ማለት ትእዛዝን ያዘለ ቃል ሲሆን አንድ ሰው ፈሳሽ ነገርን እንዲቀዳ የምናስተላልፍበት ቃል ነው።

አውሎ ነፋስ ያው ሃረግ ሲሆን የሚገልጸው ከፍተኛ የሆነ ንፋስ ወይም ከፍተኛ መጠን ያለው ግፊት ያለው ነፋስን ያመለክታል።

እዚህ የሚለው ቦታን የሚገልጽ ሲሆን ያለንበትን ያንኑ ቦታ የሚያሳይ ነው

አጎት ማለት ዝምድናን የሚያመለክት ሲሆን የአባት ወይም የእናት ወንድም ነው።

ድንች የምግብ አይነት ሲሆን ካርቦሃይድሬትን የያዘ በተለያየ ነገር አድርገን መመገብ የምንችለው። የፍራፍሬነት ነው

መታጠቢያ ማለት የግል ንጽህናችንን የምንጠብቅበት ቦታ ማለት ነው

ስብሰባ ማለት ሰዎች የተለያዩ ጉዳይ ለማስፈፀም በአንድነት ተሰብስቦ የተለያዩ ውሳኔችን የሚያስተላልፉበት ሂደት ነው

ሁለት የቁጥር አይነት ሲሆን ከአንድ ቀጥሎ የሚገኝ ሙሉ ቁጥር ነው።

አልጋ ባለ አራት እግር ሲሆን ሰዎች ለመተኘት የሚጠቀሙት ከተለያዩ ነገር የሚሰራ የመተኛ መሳሪያ ነው

አሮጌ ማለት አንድ ነገር የቆይታው ጊዜው ረጅም እንደሆነና እየተጠናቀቀ መሆኑን የሚገልጽ ቃል ነው።

ደንበኛ ማለት ከአንድ ቦታ በተደጋጋሚ አንድን እቃ የሚገዛ አካል ነው

ደህና ነኝ ማለት ያለን አንድ ሰው ሰላምታ ሲጠይቀን ሁኔታችንን የምንገልጽበት ደህንነታችንን የምንናገርበት ሀረግ ነው

ጥራት ማለት የአንድ እቃ ያለበት ሁኔታ ወይም ጥሩ አገልግሎት የሚሰጥ እቃን ይገልጻል።

ትንሽ የሚለው ቃል የሚገልጸው አንድ ነገር ማነሱን ወይም አነስተኛ መሆኑን ነው።

ብቃት የሚለው አቻ ትርጉሞች ችሎታ ከሚለው ጋር የሚመሳሰል ሲሆን አንድን ነገር ለአንድ ነገር ለመስራት ያለን ችሎታን ይገልጻል።

ኢንተርኔት የሚለው በስልካችን የተለያዩ ነገርን ለማግኘት የምንጠቀምበት አይ አይነት ነው

እቅድ ማለት አንድን ስራ ለመስራት ቀድመን የምናቅደው ወይም ደግሞ አሰራር የምንወስንለት ነገር ነው።

ሰነድ ማለት የተለያዩ ጠቃሚ የሆኑ ጽሁፎችን የያዘ ስለአንድ ነገር የሚያትት ነው።

አፍ የሰውነታችን ክፍል ውስጥ አንዱ ሲሆን ለመብላት ወይንም ደግሞ ለመናገር የሚጠቅመን ነው

ቀኝ ማለት ከግራ ተቃራኒ የሆኑበት አንድን አቅጣጫ የሚገልጽ ነው

ነጭ ማለት የቀለምን አይነት የሚያሳይ ሲሆን፤ ትርጉሙም ደግሞ ደስታን፣ ሰላምን የሚገልጽ ቀለም ነው።

ቅርብ ርዝመትን በአንጻራዊነት የምንለካበት ነገር ሲሆን ከእኛ በጣም ቅርብ ያለ ነገር ማለት ነው

ትናንት የሚለው ቃል የሚገልጸው ያለፈ ቀንን የሚያመለክት ቃል ነው

ታች የሚለው ቃል የሚያመለክተው ከእኛ መሬትን ወይም ደግሞ ከእኛ ኋላ ያለውን ነገር የሚገልጽ ነው

እንኳን ደህና መጡ የሚለው አረፍተ ነገር የሚያመለክተው ሰዎች ወደ እነሱ ስለመጡ በጥሩ ሁኔታ ለመቀበል የምንጠቀምበት አረፍተ ሀረግ ነው።

ምርታማነት የሚለው አንድ ሰው በሰራበት ስራ ጥሩ ውጤት ሲያገኝ የሚጠቀምበት ቃል ነው

የአየር ሁኔታ የሚገልጸው አየር በቀን ውስጥ የሚቀያየርበትን ሂደት ሞቃታማ ሊሆን ይችላል ቀዝቃዛ እያለን የምንገልጽበት ሂደት ነው።

ኦክቶበር የሚለው የወር አይነት ሲሆን በአማርኛው ከግንቦት ወር ጋር አንድ ነው

አስቀምጥ የሚል ቃል ትእዛዛዊ ቃል ሲሆን አንድን ነገር በቦታው እንድናደርግ የምናስተላልፍበት ትእዛዝ ነው

ሆቴል ማለት የተለያዩ የምግብ አገልግሎትንና የአልጋ አገልግሎትን በአንድነት የሚሰጥ ማረፊያ ነው

ዲግሪ የሚለው ቃል በትምህርት አንድ ሰው አንደኛ ሁለተኛ የትምህርት ሁኔታውን ከጨረሰ በኋላ ተጨማሪ ከፍተኛ ትምህርት ተምሮ የሚያገኘው ውጤት ነው።

ማየት ማለት መመልከት ከሚለው ጋር አቻ ትርጉም ሲኖረው አንድን ነገር መመልከትን ያመለክታል።

ስራ የሚያመለክተው አንድን ነገር ውጤት እንዲኖረው የምናደርግበት ወይም የምናከናውንበት ክንውንን ይገልጻል

ወንድም ማለት የስጋ ዝምድና ያለው የአባታችን ወይም የእናታችን ልጅ ነው።

ትርፍ ማለት አንድ ሰው በሰራበት ስራ ላይ ጥሩ ውጤት ወይም ደግሞ ተጨማሪ ውጤት ሲያገኝ ትርፍ ይባላል።

አደጋ ማለት አንድ ሰው ባላሰበው ሁኔታ የተለያዩ ጉዳት አካል ላይ ሲደርስበት አደጋ አጋጠመው ይባላል።

ጁን የሚለው የሚገልጸው የሰኔ ወርን የሚያመለክት ወር ነው

እወድሃለሁ የሚለው ቃል ለአንድ ሰው ያለውን ያለንን ጥልቅ ፍቅር የምንገልጽበት ቃል ነው

ማስታወቂያ ማለት አንድን የምንሰጠውን አገልግሎት የምናስተዋውቅበት ሂደት ነው።

አውሮፕላን ማለት ከአንድ ቦታ ወደ ሌላ ቦታ የምንጓጓዝበት መሳሪያ ሲሆን በአየር የሚጓዝ መሳሪያ ነው

ሽያጭ ማለት አንድን እቃ ለሌሎች ትርፍን ይዘን ሊሆን ይችላል ወይም ራሳችን አምርተን ለሰዎች የምንሰጥበት ሂደት ነው

ክሬዲት ካርድ ማለት የተለያዩ የገንዘብ አገልግሎትን የምናገኝበት ካርድ ነው።

መልእክት ማለት ለአንድ ሰው አንድን ሀሳብ ወይም አላማ የምንገልጽበት መንገድ ነው

የመጨረሻ ቀን ማለት የፍጻሜ ቀንን ወይም ደግሞ የሳምንቱን ሰባተኛ ቀን የሚገልጽ ቃል አደረግነው

ልትረዳኝ ትችላለህ የሚለው መጠየቃዊ ሀረግ ሲሆን አንድ ሰው እኛን ሊያግዘን እንደሚችል የምንጠይቅበት ጥያቄ ነው

ሀሙስ ማለት የሳምንቱ የአራተኛ ቀን ሲሆን ከሮብ ቀጣይ ከአርብ ደግሞ በፊት ያለ ቀን ነው።

ጠዋት ማለት የቀን ሁኔታን የሚያመለክት ሲሆን ከስድስት ሰዓት በፊት ያለውን ቀን ይገልጻል

ቡና ማለት ሰዎች ለመጠጣት የሚጠቀሙት የተለያዩ ሀይልን የሚሰጥ ነው።

ኋላ ማለት ከጀርባችን ያለውን ደግሞ በሰአት ካረግነው ከዚህ ሰዓት ቀጥሎ ያለውን የሚገልጽ ቃል ነው።

ቀይ ማለት የሚገልጽ አንድ የቀለም አይነት ሲሆን፣ የሚገልጸውም ደግሞ መስዋዕትነትን ወይም ደግሞ ከደም ጋር የሚመሳሰል ቀለም ነው።

ግራጫም የሚያመለክተው ቀለም አይነት ሲሆን የሚገልጸው ደግሞ ነጭ ቀለም ከትንሽ ጥቁር ሲደረግበት የሚገኝ ቀለም ነው።

መረጃ ማለት ስለ አንድ ነገር እውቅናን መስጠት ወይንም ደግሞ አንድን ነገር ማሳወቅ ነው።

ብርቱካን የፍራፍሬ አይነት ሲሆን ቫይታሚን ሲን በውስጡ የያዘ ፍራፍሬ ለተለያዩ ለጤንነት የሚጠቅም ፍራፍሬ ነው።

መጠጣት ማለት ፈሳሽ ነገርን ወደ ሰውነታችን የምናስገባበት ሂደት ነው።

ገባኝ ማለት አንድ ነገር መረዳታችንን የምናስረዳበት ቃል ነው

ስልጠና ማለት የተለያዩ ርዕሰ ጉዳዮች ላይ ለሰዎች በቂ መረጃ መስጠት ነው።

አዎ የሚለው ቃል የሚያመለክተው አንድ ነገር ትክክል መሆኑን ወይም ደግሞ መስማማታችንን የምንገልጽበት ቃል ነው።

ምን የሚለው መጠየቃዊ ቃል ሲሆን አንድ ነገር ለመረዳት የምንጠይቅበት ቃል ነው።

ፕሮጀክት ማለት የተለያዩ ነገሮችን ለመስራት መረጃዎችን የያዘ ከጅምር እስከ ፍጻሜ ድረስ ስለ አንድ ነገር የሚገልጽ ሰነድ ነው

ገንዘብ የመገበያያ እቃ ሲሆን አንድን ነገር ለመረከብ ወይም ደግሞ በክፍያም ለም ምንገበያይበት መንገድ ነው።

ላክ የሚለው ቃል የሚያመለክተው ትእዛዛዊ ቃል ሲሆን አንድ ነገር ለሌሎቹ እንድናስተላልፍ ወይም እንድንልክ የምንናገርበት መጠየቅ ነው

ኢንቨስትመንት የሚለው አንድ ነገር ለመስራት በዛን ነገር ላይ ገንዘባችንን ወይም ጊዜን መስዋት ማድረግን። ያመለክታል

ቢሮ ማለት የተለያዩ አይነት የመንግስትም ሆነ የግል አገልግሎት የምናገኝበት የስራ ቦታ ነው።

ግባ የሚለው ቃል የሚያመለክተው ትእዛዛዊ ቃል ሲሆን አንድ ሰው ወደ ውስጥ እንዲገባነውምናዝበት መንገድ ነው።

ብስክሌት የመጓጓዣ መሳሪያ ሲሆን ባለ ሁለት እግር የመጓጓዣ መሳሪያ ነው።

ልጅ ማለት ከአንድ ሰው የሚወጣ የሆድ ፍሬ ነው።

ጣራ ማለት ከቤታችን እላይ ያለውን ቦታ የሚገልጽ ቃል ነው።

መልካም ልደት የሚለው አረፍተ ነገር ለሰዎች በልደት ጊዜ ጥሩ ምኞትን የምንገልጽበት ሀረግ ነው

ስንት ነው የሚለው? ጥያቄ ሲሆን የአንድን ነገር ዋጋ ለማወቅ የምንጠይቅበት ሀረግ ነው

መርሃ ግብር ማለት አንድ ቦታ ላይ የሚከናወኑ ክንውኖች ማለት ነው

መናገር ማለት ስለ አንድ ነገር የምንገልጽበት ሂደት ነው

ቻው ማለት አንድን ሰው ለመሰናበት የምንጠቀመው ቃል ነው

ስለተገናኘን ደስ ብሎን እኛን የሚለው አረፍተ ነገር አንድን ሰው ስላገኘነው ያለንን ደስታ ላይ የምንገልጽበት ሀረግ ነው።

ደቂቃ ማለት ሰዓትን የምንገልጽበት ሲሆን ስልሳ ሲሞላ አንድ ሰዓት ይሞላል ማለት ነው።

እንግሊዘኛ ትችላለህ የሚለው መጠይቃዊ ሀረፍተ ሀረግ ሲሆን አንድ ሰው የእንግሊዘኛ ቋንቋ ማወቁን የምንጠይቅበት ነው

ግብ ማለት የአንድን ነገር ውጤታማ መሆን ማለት ነው

ሰዓት ማለት የጊዜ መቅጠሪያ ሲሆን ስልሳ ደቂቃ ሲሞላ አንድ ሰዓት ይሆናል ማለት ነው።

ይቅርታ ማለት አንድን ሰው ባጠፋንበት ጥፋት ጥፋት ተረድተን ይቅርታ መጠየቅ ነው

ግዢ ማለት አንድን እቃ የራሳችን የምናደርግበት ሂደት ነው

እግር ማለት ከሰውነታችን አካል አንዱ ሲሆን ከአንድ ቦታ ወደ ወደ ሌላ ቦታ የምንጓጓዝበት ነው

ስራ ማለት አንድ ሰው ገቢ ለማግኘት ወይንም ለራሱ ጥቅም የሚያከናውን ተግባር ነው

ሸሚዝ ማለት አንዱ አላባሽ ሲሆን ከላይ በኩል የሚደረግ ቁልፍ ያለው ልብስ ነው።

ልብስ ማለት አንድ ሰው ሰውነቱን ለመሸፈን ወይንም ደግሞ ለማጌጥ የሚጠቀመው ነው።

ወተት ማለት ሰዎች የሚጠጡት ሲሆን የእንስሳት ወይንም የከብት ተዋጽኦ ነው

ደረሰኝ ማለት አንድን እቃ ስንገዛ የራሱ የሆነ ግብር ተከፍሎበት የምንቀበለው ወረቀት ነው

ለፖሊስ ደውል ማለት አንድ ችግር ሲያጋጥም ለህግ አካል ማሳወቅን ይጠይቃል

ሚስት ማለት ለአንድ ወንድ የትዳር አጋሩ የሆነች ህጋዊ አካል ናት።

ጆሮ ማለት የሰውነታችን አካል ሲሆን አንድን ነገር ለመስማት ወይም ለማዳመጥ ያገለግላል

አመት ማለት የጊዜ መቁጠሪያ ሲሆን በውስጡ ሶስት መቶ ስድሳ አምስት ቀን እና አስራ ሁለት ወርን የያዘ ነው

ሙዝ ማለት የፍራፍሬ አይነት ሲሆን ቫይታሚንን በውስጡ በመያዝ በሽታን ይከላከልልናል።

መስጊድ ማለት የሙስሊም ህብረተሰብ አምልኮ የሚያደርግበት የአምልኮ ቦታ ነው።

ዋጋው ስንት ነው? የሚለው ጥያቄ የሚያመለክተው የአንድን የአንድን እቃ መጠኑን ወይንም ገንዘቡን ለማወቅ የምንጠይቅበት ጥያቄ ነው

ወንበር ባለ አራት እግር ሲሆን አንድ ሰው ለመቀመጥ የሚጠቀመው ነው።

ብርቱካናማ የሚለው የቀለም አይነት ሲሆን አረንጓዴ ቀለም ከቢጫ ጋር ሲቀላቀል የሚገኝ ቀለም ነው

ሴፕቴምበር የሚለው ወርን የሚያመለክት ሲሆን በአማርኛው የመስከረም ወርን ያመለክታል

አይን የሰውነታችን አካል ሲሆን አንድን ነገር ለማየት ወይም ለመመልከት ይጠቅማል

ንፋስ የአየር ሁኔታን የሚገልጽ ሲሆን ቅዝቃዜን ያቀላቀለ ነው

ጫማ ማለት በእግራችን የምናደርግ ለመንቀሳቀስ የሚያገለግለን ነው።

ስራ አስኬጅ ማለት አንድን ስራ በበላይነት ወይንም በሃላፊነት የሚቆጣጠር ሰው ማለት ነው።

መናፈሻ ማለት ሰዎች የተለያዩ መዝናኛን ለማግኘት የሚሄዱበት ቦታ ነው

ስልክ ማለት ከአንድ ሰው ጋር ለመገናኘት ወይንም ደግሞ የተለያዩ ማህበራዊ ሚዲያ ለመጠቀም የምንገለገልበት መሳሪያ ነው

ዋጋ ማለት የአንድ እቃ ገንዘብ ወይም አንድን እቃ በገንዘብ የምንገልጽበት ሂደት ነው።

መታጠቢያ ቤት የት ነው የሚለው ጥያቄያዊ ሀረግ ሲሆን አንድ ሰው መጸዳጃ ቦታ የሚጠይቅበት ሂደት ነው።

ዝናብ ማለት በተፈጥሮ የሚገኝ የውሃ አይነት ሲሆን ወቅቱን ጠብቆ የሚመጣ ነው

እግር ማለት የሰውነታችን አካል ሲሆን ከአንድ ቦታ ወደ ሌላ ቦታ የምንጓዝበት ነው

ችሎታ ማለት አንድን ነገር በብቃት የምናከናውንበት ሂደት ነው።

ቀጠሮ ማለት አንድን ሰው ለመገናኘት ሰዓት የምንወስንበት ሂደት ነው

ትምህርት ማለት የአንድን ነገር ለማወቅ ወይንም ደግሞ እውቀት የምናገኝበት መንገድ ነው።

ሰላም ማለት አንድን ሰው ደህንነት መጠየቅ ወይም ደግሞ ደህና መሆንን ይገልጻል።

ሶፍትዌር የተለያዩ መተግበሪያዎችን የምናገኝበት ሂደት ነው

አውረድ ማለት ትእዛዝ ሲሆን አንድ ነገር ከላይ ካለበት ወደ ታች የማድረግ ሂደት ነው

እባክህ ማለት ሌሎችን የምንጠይቅበት ሂደት ሲሆን አንድን ነገር እንዳያደርግ ወይም እንዲያደርግ የምንለምንበት ሂደት ነው

ቀዝቃዛ የአየር ሁኔታን የሚያመለክት ሲሆን ቅዝቃዜን ያቀፈ ነው

ጥሬ ገንዘብ ማለት የአንድን ገንዘብ በወረቀት ያለ መገበያያ ነው።

አማርኛ አልችልም ማለት አማርኛ ቋንቋ መናገር አለመቻለልን ያመለክታል

ዘገየ ማለት አንድ ነገር ከታሰበበት ሰዓት ወደኋላ ቀርቶ ሲመጣ ነው።

ሩዝ በተፈጥሮ የሚገኝ የጥራጥሬ አይነት ሲሆን ሰዎች አብስለው የሚመገቡት ጥራጥሬ ነው

ቅና ማለት አንድ ሰው የሌለውን ነገር በማሳየት ወይም ደግሞ የማይችለውን ነገር በማሳየት እንዲናደድ ማድረግ ነው

ቲማቲም የአትክልት አይነት ሲሆን ለተለያየ ምግብ ማብዛያ የሚያገለግል ነው።

በጀት ማለት አንድ ነገር ገበያችንንና ወጪያችንን አስተያይተን ህዴ የምንወስንበት ነው።

ባንክ ማለት ገንዘባችንን የምናስቀምጥበት እና ለሌሎች ሰዎች የምንሰጥበትና የራሳችንንም ገንዘብ የምንቀበልበት ቦታ ነው።

ኮምፒውተር የኤሌክትሪክ መሳሪያ ሲሆን የተለያዩ አገልግሎቶችን የምናገኝበት ነው

ተራብኩ ማለት አንድ ሰው ምግብን ለመመገብ መፈለግን የሚያመለክት ቃል ነው

አልገባኝም ማለት አንድ ሰው እኛ የተናገርነው ሀሳብ አለመረዳቱን የሚገልጽበት መንገድ ነው።

እንደምን አደሩ ማለት አንድ በእድሜ የሚበልጠንን ሰው የአዳር ሁኔታውን የምንጠይቅበት ሀረግ ነው

ጀልባ ማለት የመንቀሳቀሻ ሲሆን በውሃ ውስጥ የሚጓጓዝ አንድን እቃ ወይም ሰዎች ከቦታ ቦታ የሚያጓጉዝ ነው

ማስተካከያ ማለት አንድን ነገር ያጠፋነውን የምናርምበት መንገድ ነው።

እዚያ ማለት የሚገልጸው ቦታን ሲሆን አንድ ነገር ያለበትን ቦታ ያመለክታል

ወር ማለት የጊዜ ሁኔታን የምንገልጽበት ሲሆን በውስጡ ሰላሳ ቀንን የያዘ ነው።

ማን የሚለው ቃል፣ የአንድን ሰው፣ አንድን ተግባር ያከናወነው ሰው ማን እንደሆነ የምንጠይቅበት ነው።

የት ማለት አንድ ቦታን የምንገልጽበት ወይንም ደግሞ ቦታን ለማጣራት የምንጠይቀው ጥያቄ ነው

ፈልግ ማለት አንድን የማናውቀውን ነገር ወይም ደግሞ አንድ እቃ ያለበትን ቦታ የምንፈልግበት መንገድ ነው

እርዳታ ማለት ሌሎች ሰዎች ማከናወን ባልቻሉት ነገር ማገዝ ማለት ነው።

ኩባንያ ማለት የተለያዩ አላማ ይዘው ስራዎችን የሚሰሩ ተቋማት ናቸው።

ኩሽና ማለት በቤት የሚገኝ የተለያዩ ምግብ ለማብሰል የምንጠቀመው ቦታ ነው

ሴት ልጅ ማለት ለወላጆች የምትሰጥ የወንድ ተቃራኒ የሆነች ልጅ ማለት ነው።

ውጣ ማለት ትእዛዝ ሲሆን፤ አንድ ሰው ካለበት ውስጥ እንዲወጣ የምናስተላልፍበት ትእዛዝ ነው።

ቀሚስ ማለት ሴቶች ለመልበስ የሚጠቀሙት ሲሆን ሙሉ ድፍን የሆነ አላባሽ ነው

አምስት ማለት ከአራት ቀጥሎ ያለ ጎዶሎ ቁጥር ነው።

ኮፍያ በሰዎች ጭንቅላት የሚደረግ ሲሆን ብርድን ወይም ፀሀይን ለመከላከል ይጠቅማል

ክፍል ማለት በአንድ ቤት ውስጥ የሚገኝ ቦታ ነው።

ጨው አንኳር የሆነ ምግብ ለማጣፈጥ የሚጨመር ቅመም ነው።

የስራ ባልደረባ ማለት በስራ ቦታ ያገኘነው ጓደኛ ወይም የስራ አጋር ማለት ነው።

ልምድ ማለት አንድን ስራ በተደጋጋሚ በመስራት እውቀት የምናገኝበት ነው

ስሜ ነው ማለት መጠሪያችንን የምንገልጽበት ነው።

ዲሴምበር ማለት የሶስተኛ ወር ወይም ደግሞ የህዳር ወርን ይገልጻል

ቤተሰብ ማለት በአንድ ቤት ውስጥ የሚኖሩ እናት፣ አባትና፣ ልጆች ስብስብ ነው።

እገዛ ማለት ለአንድ ሰው ድጋፍ ማድረግን ይገልጻል

ዳቦ ማለት የምግብ አይነት ሲሆን ከስንዴ ወይም የተለያዩ ዱቄት ተዋህደው የሚበስል ነው

አዘምን ማለት አንድን ተግባር ወይም ሁኔታ በዘመናዊ መንገድ አስኪድ ማለት ነው

ስኳር ከሸንኮራ የሚገኝ ሲሆን የተለያዩ ነገሮች ላይ ጨምረን ለማጣፈጥ የምንጠቀምበት ነው

ኖቬምበር ማለት የሁለተኛ ወርን የሚያመለክት ሲሆን። ጥቅምት ማለት ነው

ባቡር ማለት መጓጓዣ ሲሆን ሰዎችን ከአንድ ቦታ ወደ ሌላ ቦታ ያጓጉዛል።

መቼ ማለት ጊዜን የሚያመለክት ሲሆን አንድ ተግባር የሚከናወንበትን ቀን የምናውቅበት ጥያቄ ነው

እንዴት ማለት አንድ ተግባር በምን አይነት ሁኔታ መከናወኑን የምንጠይቅበት ጥያቄ ነው።

ስጋ ማለት ከእንስሳት የሚገኝ የእንስሳት ተዋጽኦ ሲሆን ለመመገብ ያገለግላል።

ኮት የልብስ አይነት ሲሆን ከላይ የምንደርበው ብርድን የሚከላከልልን አልባስ ነው

ጃንዋሪ ማለት የአራተኛ ወር ሲሆን የታህሳስ ወርን ያመለክታል

ዛሬ ማለት የቀን ሁኔታን የሚገልጽ ሲሆን አሁን ያለንበትን ቀን ያመለክታል።

ላይ ማለት የአንድን ነገር ቦታ የሚጠቁም ሲሆን ከጭንቅላታችን በላይ ማለት ነው

ዶሮ የቤት እንስሳ ስትሆን በሁለት እግር የምትንቀሳቀስ እንቁላል የምትሰጥ እንስሳ ናት

መተኛት ማለት ሰዎች የሚያከናውኑት ተግባር ሲሆን ሰውነትን ወይም አእምሮነ ማሳረፍ ማለት ነው

ስምምነት ማለት አንድን ነገር ለመስራት ከሰዎች ጋር መዋዋል ወይም መስማማት ማለት ነው

ግራ አንጻራዊ አቅጣጫ ሲሆን ከቀኝ በተቃራኒ በኩል ያለ ማለት ነው።

ቤተክርስቲያን ማለት ክርስቲያኖች ተሰብስበው የተለያየ አምልኮ የሚያደርጉበት ቦታ ነው።

ለጥፍ ማለት ትእዛዝ ሲሆን አንድን ነገር ማጣበቅን ያመለክታል።

ትብብር ማለት መተጋገዝን ወይንም ደግሞ መተባበርን ያመለክታል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

ምሽት ላይ ዜና እመለከታለሁ ምን እየተፈጠረ እንደሆነ ማወቅ እወዳለሁ። ሀገር ውስጥና ውጭ ዜና ይኖራል። አንዳንድ ዜናዎች ደስ የሚያሰኙ ናቸው፣ ሌሎቹ አሳዛኝ ናቸው የአየር ሁኔታ መረጃ ይሰጣሉ። የስፖርት ውጤቶች እወዳለሁ ጋዜጠኛ መረጃ ያብራሩናል አንዳንድ ጊዜ ከቤተሰብ ጋር እንወያያለን ዜና መከታተል አስፈላጊ ነው አለምን መረዳት ያስፈልጋል ሰላሳ ደቂቃ ያህል ይወስዳል ከዛ ለእረፍት ይሄዳል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

የእለት ምሳ ጊዜ መጣ ከቢሮ እወጣለሁ። አንዳንድ ጊዜ በካ በካፍቴሪያ እበላለሁ ዛሬ ከቤት አምጥቼ ነው። እናቴ እንጀራና ወጥ ፈጥራለች። ማይክሮይቭ እሞቃለሁ በወደዱበት ቦታ ተቀምጫለሁ። ባልደረቦቼ አብረው እንበላለን ስለተለያዩ ነገር እንነጋገራለን። አንዳንዴ ስለ ገጠመኞች እንነጋገራለን ሌሎች ለቀልዶች ይነግራሉ። ይህ የእረፍት ጊዜ ነው። ሰዓት አንድ ስላለበት ከዚያ ወደ ስራ እንመለሳለን። የምሳ ጊዜ አስፈላጊ እረፍት ነው

መጽሐፍ ማንበብ የምወድ ተግባር ነው። በየሳምንቱ አዳዲስ መጽሐፍ እፈልጋለሁ ታሪኮች አለም ይከፍታሉ፣ ምናባዊ ቦታዎችን እጎበኛለሁ፣ አዳዲስ ነገሮችን እማራለሁ፣ አንዳንድ መጽሐፍ ያቃላሉ፣ ሌሎች ያስቃሉ ደራሲዎች ብለናቸው ቃላቸው ልብ ይነኩታል ምሽት ላይ ከመተኛቴ በፊት አነባለሁ፣ ቤተ መጽሐፍ መሄድ እወዳለሁ፣ መጽሐፍ ጥበብ ይሰጣሉ፣ የተለያዩ አስተሳሰቦችን እረዳለሁ፣ ማንበብ አእምሮ ያድጋል።

እገበያ መሄድ አስደሳች ነው በየሳምንቱ እሄዳለሁ ብዙ ነገሮች አሉ አትክልትና ፍራፍሬ እገዛለሁ። ሻጮች ጥሩዋች ናቸው ዋጋ እንነጋገራለን አንዳንድ ጊዜ ትንሽ እቀንሳለሁ። ደረቅ እቃዎችን እገዛለሁ ሰዎች በብዛት አሉ። ድምጽና እንቅስቃሴ ይሰማል ገበያ በጣም ተንቀሳቃሽ ነው። ትኩስ እቃዎችን ማግኘት ደስ ይላል። የቤት እቃ ሁል ጊዜ ይገኛሉ። ይህን እለት ሁሌ እጠብቃለሁ። ከረጢት እሸከማለሁ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

ከመንገድ ላይ ምግብ መግዛት እወዳለሁ ብዙ አማራጮች አሉ ሳምቡሳ በጣም ጣፋጭ ነው። ሞቅ ያለና ክስል ነው። የእንቁላል ሳንድዊች ጠዋት ላይ ጥሩ ነው። ፍሬሽ ጁዝ እገዛለሁ። ከአቮካዶ ወይም ከማንጎ ሻጮች ፈጣን ናቸው በቀጥታ በፊት ያዘጋጁታል። ዋጋው ርካሽ ነው ከጓደኞቼ ጋር አብረን እንገዛለን። የመገድ ምግብ ልዩ ጣዕም አለው በየቦታው ይገኛል። ይህ የተለመደ ልምድ ነው።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

ኮምፒውተሬ ዛሬ ችግሮች አሉት። ጠዋት ከስቷ መክፈቱን ረጅም ጊዜ ይወስዳል መተግበሪያዎቹም ይቀዘቅዛሉ በርግጥ አስጨንቀዋል መረጃን አላጠብም ብዬ ተስፋ አደርጋለሁ መጀመሪያ እንደገና አስጀመርኩ ይሄ አልረዳም አሁን የቴክኒክ ድጋፍ ልደውል እየሞከርኩ ነው ምናልባት ቫይረስ ሊሆን ይችላል ወይም የአሮጌ እድሜ ምልክት ይህን ኮምፒውተር ለአምስት አመታት ነበረኝ አዲስ ማግኘት ጊዜው አይደለም በመጀመሪያው ችግሩን መፍታት እሞክራለሁ በቴክኖሎጂ ላይ በጣም ጥገኛ ነኝ ሲሰራ ስንጠብቅ ምን ያህል እንደምንጠቀም እንረዳለን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

ሙዚቃ ያለ ሁለት ህይወት አይቻልም በየቀኑ እሰማለሁ የኢትዮጵያ ሙዚቃ ምርጥ ነው ባህላዊ መሳሪያዎች ድምጽ ደምስ አላቸው። ዘመናዊ ዘፈኖችን እወዳለሁ ስሰራም ሙዚቃ ያግዘኛል ከመኪና ውስጥ እሰማለሁ። ከጓደኞቼ ጋር አዲስ ድምፆችን እንለዋወጣለን። አንዳንድ ዘፈኖች ያላቁኛል ሌሎቹ ደስ ያሰኛሉ። ሙዚቃ ስሜትን ይለውጣል። ቃላቱ ትርጉም አላቸው። ሁሌም ማዳመጥ እፈልጋለሁ ሙዚቃ ህይወት ነው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

እንጀራ መብሰል የቤተሰብ ስራ ነው። መጀመሪያ የጤፍ መፍጨት አለብን ከዛ በውሃ እናቀላቅለዋለን ሶስት ቀናት መጠበቅ አለብን፣ ሲያብሩም ጥሩ ሽታ አለው ምጣድ ላይም እንጋግራለን። ትልቅ ክብ መልክ አለው በእሳት ላይ በፍጥነት ይበስላል ጎን እንገለብጠዋለን፣ ከዛ በጥጥ እንሸፍረዋለን፣ እንጀራ በየቀኑ እንጠቀማለን፣ ከወጥ ጋር ጣፋጭ ነው ይሄ የኛ ባህላዊ ምግብ ነው ማብሰል ጥበብ ያስፈልጋል።

የአካል ብቃት እንቅስቃሴ መደበኛ ማድረግ ጀምሬያለሁ በሳምንት ሶስት ጊዜ እሞክራለሁ ጥዋት ለመነሳት ከባድ ነው ግን ከተለማመድኩ በኋላ ደስ ይለኛል። መራመድና መሮጥ እሰራለሁ አንዳንዴ የመታጠፍ እንቅስቃሴዎችን አደርጋለሁ። አካሌ እየተለወጠ ነው የበለጠ ጠንካራ ይሰማኛል ጤናዬም የትሻለ ነው። ከጓደኛዬ ጋር አብሮ መስራት ያበረታታል እርስ በእርሳችን እንገፋፋለን። ሰላሳ ደቂቃ ያህል ይወስዳል ይህን። እንደ ልምድ ለማድረግ እፈልጋለሁ

አዲስ ጫማ መግዛት አለብኝ አሮጌ ጫማዬ ተበላሽቷል ወደ ሱቅ ሄድኩ ብዙ አማራጮች አሉ ቀለሞችና ቁጥሮች የተለያዩ ናቸው። አንዳንዱንም እሞክራለሁ ብቹ መሆን አለባቸው አንዳንዶቹ በጣም ጠባብ ናቸው። ሌሎቹ በጣም ትልቅ ናቸው ለረጅም ጊዜ መራመድ እችላለሁ። እችል ቆዳ ጫማ ጥሩ ጥራት አለው። ግን ዋጋው ውድ ነው። ስፖርት ጫማ ምቹ ናቸው በመጨረሻ አንዱን መረጥኩኝ ጥቁርና ቀለል ደስ ብሎኛል

ከስራ በኋላ መራመድ እወዳለሁ አካሌን እንቅስቃሴ ያስፈልገዋል። በአካባቢው ዙሪያ እራመዳለሁ አየሩ በጣም ከዝቃዛ ነው። ሰዎች እየተመለሱ ነው ልጆች እየተጫወቱ ናቸው። ወፎቹ ወደ ጎጆአቸው ይሄዳሉ። ፀሀይ እየጠለቀች ነው ሰማይ ቀይና ብርቱካናማ ይሆናል። ይህ የእረፍት ጊዜ ነው። አእምሮዬ ይረጋጋል ስለነገ ማሰብ ጀመርኩ ደህንነት ይሰማኛል። መራመድ ጤንነት ይሰጣል

ድመት አለኝ ሱሟ ሉሲ ናት። በጣም ወብና ተንኮለኛ ናት በየቀኑ መመገብ አለብኝ፣ ውሃዋን መቀየር አለብኝ ከእኔ ጋር መጣወት ትወዳለች። ትንሽ ኳስ ታስደስታዋለች አንዳንድ ጊዜ በእግሬ ላይ ተኝታለች ሞቅታዋን እሰማለሁ ስትታመም ወደ ዶክተር እወስዳታለሁ፣ ነጽህናዋን መጠበቅ አለብኝ፣ ሉሲ የቤተሰብ አባል ናት ከእሷ ጋር መሆን ያስደስተኛል፣ እንስሳት ፍቅርና ተጨባጭነት ይሰጣሉ።

ከማህበራዊ ሚዲያ እረፍት እወስዳለሁ ብዙ ጊዜ እየወሰደኝ ነው። ሁሌም የወዳደርኩ እገኛለሁ ሌሎች ምን አደረጉ እያየሁ ይህ አእምሮ ጤና ላይ ይጎዳል። መተግበሪያዎቹን ሰርዣለሁ ለአንድ ወር መሞከር እፈልጋለሁ። የእውነተኛ ህይወት ግንኙነቶች የተኮሩ ከእውነት ሰዎች ጋር እንነጋገራለሁ። መጽሐፍ ማንበብ እችላለሁ። በአትክልት መስራት እችላለሁ ጊዜዬን ለተሻለ ነገር እጠቀማለሁ። በመጀመሪያ ከባድ ይሆናል ግን ይኸውና መሞከር ያስፈልጋል። ሚዛን ማግኘት አለብኝ። ማህበራዊ ሚዲያ ማሰራት መሆን አለበት። ህይወት አይደለም

ያትክልት ስራ ማድረግ እወዳለሁ ትንሽ ያትክልት ቦታ አለኝ። አተርና ቲማቲም እዘራለሁ በየቀኑ ውሃ እጠጣለሁ። ተክሎች ቀስ በቀስ ያድጋሉ አዲስ ቅጠሎች ሲመጡ ደስ ይለኛል። አፈር ማንቀስ የአካል እንቅስቃሴ ነው። እጆቼ ቆሻሻ ይሆናሉ ግን ይህ የአትክልት ስራ ነው አበባዎች እዘራለሁ ቀለሞች ያስደስቱኛል። የራሴን ምግብ ማብቀል ለውጥ ነው። ተፈጥሮ ጋር መሆን ያረጋጋል። ያትክልት ስራ መደሰትና ምርት ነው

የእለት ምሳ ጊዜ መጣ። ከቢሮ እወጣለሁ። አንዳንድ ጊዜ በካፍቴሪያ እበላለሁ። ዛሬ ከቤት አምጥቼ ነው እናቴ እንጀራና ወጥ ፈጥራለች። የማይክሮዌብ እሞቃለሁ። በወደድኩት ቦታ ተቀምጫለሁ። ባልደረቦቼ አብረውን እንበላለን። ስለተለያዩ ነገሮች እንነጋገራለን። አንዳንዶች ስላጋጠሟቸው ነገሮች ይሞክራሉ፣ ሌሎች ለቃላዶቹ ይናገራሉ። ይህ የእረፍት ጊዜ ነው። ሰዓት አንድ ስላለበት ከዛ ወደ ስራ እንመለሳለን። የምሳ ጊዜ አስፈላጊ እረፍት ነው።

ከማህበራዊ ሚዲያ እረፍት እወስዳለሁ ብዙ ጊዜ የወሰደ ነው። ሁሌም እያወዳደርኩ እገኛለሁ ሌሎች ምን አደረጉ እያየሁ ይህ አእምሮ ጤና ላይ ይጎዳል። መተግበሪያዎቹን ሰርዣለሁ። ለአንዱን መሞከር እፈልጋለሁ የእውነተኛ ህይወት ግንኙነት አተኩራለሁ። ከእውነተኛ ሰዎች ጋር እንነጋገራለን መጽሐፍ ማንበብ እችላለሁ። በአትክልት መስራት እችላለሁ። ጊዜዬን ለተሻለ ነገር እጠቀማለሁ። በመጀመሪያ ከባድ ይሆናል ግን ይሄኛውም መሞከር ያስፈልጋል። ሚዛን ማግኘት አለብኝ ማህበራዊ ሚዲያ መሳሪያ መሆን አለበት። ይህ ህይወት አይደለም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

ስልኬን በጣም እጠቀማለሁ ሁሌ የተፈተሽኩ ነው በማለዳ ምን ምን ገና ነቅቼ እመለከታለሁ የማህበራዊ ሚዲያ መተግበሪያዎችን እከታተላለሁ ወዳጆቼ ምን እንዳደረጉ አያለው ነው መልእክቶቹን እመልሳለሁ ሰዓት ያልፋሉ ይህ ጤናማ አይደለም ሌሎች ነገሮችን ማድረግ አለብኝ እንደማንበብ ወይም የአካል ብቃት እንቅስቃሴ ግን ስልኬ አስርፍ ያስገርፈኛል አስተያየቶችን ማንበብ እወዳለ፤ ቪዲዮዎችን እመለከታለሁ የስክሪን ጊዜ መቀነስ አለብኝ ተጠቃሚ መሆን ይቻላል ሚዛን ማግኘት ያስፈልጋል ስልኮች ጠቃሚ ናቸው ግን ቁጥጥር ያስፈልጋል።

የመስመር ላይ ግዢ ብዙ እጠቀማለሁ በጣም ምቹ ነው። ከቤት መውጣት አያስፈልግም ብዙ አማራጮች አሉ የተለያዩ ድረ ገጾችን እመለከታለሁ። ዋጋቸውን አነጻጽራለሁ የደንበኛ ግምገማዎችን አነባለሁ። ፎቶዎቹን እና መግለጫዎቹን ይረዳሉ። ወደ ጋራ እጨምራለሁ የክፍያ መረጃ እገባለሁ። ትእዛዙ በጥቂት ቀናት ይደርሳል። በጠቢያ እንኳን አልፈልግም። ግን አንዳንድ ጊዜ ውጤት እንደሚጠቅሙ አይሆንም። መመለስ ያስፈልጋል። በአጠቃላይ ጥሩ ልምድ ነው። ቴክኖሎጂ ህይወትን ቀላል ያደርጋል

የንግድ አውታር መረብ ዝግጅት ላይ ነበርኩ ብዙ ባለሙያዎች ተሰብስበዋል አዳዲስ ሰዎች መጠቀሙን እድል ነው። በመጀመሪያ ትንሽ ፈራሁ ግን ወደ አንድ ቡድን ቀረብኩ ራሴን አስተዋውቄ ስለ ስራዬ ተናግሬ ሌሎች ስለነሱ ነግሬውኛል። የንግድ ካርዶች ተለዋውጠን የሚገርም የሙያ አጋጣሚዎች ሰማሁ አንዳንዶቹም ሞክሬ ሰጥተውኛል የመንገዳቸውን ግንኙነት መፍጠር ያስፈልጋል። ምናልባት ለወደፊት መተባበር እንችላለን ይህን እድል አመሰግናለሁ። የስራው ታርመርብ ለእድገት አስፈላጊ ነው

የእንቅልፍ ልምድ ጥሩ አይደለም። ብዙውን ጊዜ ዘግይቼ እተኛለሁ ፊልም እመለከታለሁ ወይም አነባለሁ ከዛ ለመነሳት ከባድ ይሆናል ማለዳ ላይ በጣም እደክማለሁ ቡና ያስፈልገኛል የመተኛ መርሃ ግብር ማዘጋጀት አለብኝ ዶክተሮች ስምንት ሰዓት ይሞክራሉ ግን እኔ ስድስት ያህል እተኛለሁ በቂ አይደለም ስልኬን በጣም እፊት ማስቀመጥ አለብኝ የእንቅልፍ ጤንነቴ አስፈላጊ ነው። ይህን መለወጥ እፈልጋለሁ በእረፍት የተሻለ እሰራለሁ።

በየቀኑ በአውቶብስ እጓዛለሁ ጠዋት ላይ በሰዎች ተሞልቶ ይሆናል ሁሉም ወደ ስራ እየሄዱ ናቸው። አንዳንዶቹ እየተኙ ይጓዛሉ ሌሎቹ ሞባይል ይመለከታሉ መስኮት አጠገብ መቀመጥ እወዳለው። ከከተማዋ እይታ ውብ ነው ህንፃዎችና ሰዎች። እያልፋሉ አንዳንድ ጊዜ ትራፊክ ይበዛል። መጠበቅ ያስፈልጋል። ሾፌሩ በጣም ያሽከረክራል ይህ የእለት ተእለት ጉዞ ነው። ሰዓት ወስዶ ይወስዳል። ግን ለማሰብ ጊዜ ይሰጣል

ያትክልት ስራ ማድረግ እወዳለሁ ትንሽ ያትክልት ቦታ አለኝ አተርና ቲማትም እዘራለሁ በየቀኑ ውሃ አጠጣለሁ። ተክሎች ቀስ በቀስ ያድጋሉ አዲስ ቅጠሎች ሲመጡ ደስ ይለኛል። አፈር ማንቀስ የአካል እንቅስቃሴ ነው። እጆቼ ቆሻሻ ይሆናሉ ግን የአትክልት ስራ ነው። አበባዎች እዘራለሁ ቀለሞች ያስደስቱኛል። የራሴ ምግብ ማብቀል ለውጥ ነው። ተፈጥሮ ጋር መሆን ያረጋጋል ያ ትግል ስራ። መደሰትና ምርት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

ከመንገድ ላይ ምግብ መግዛት እወዳለሁ። ብዙ አማራጮች አሉ። ሳምቡሳ በጣም ጣፋጭ ነው ሞቅ ያለና ክራስፒ ነው። የእንቁላል ሳንዶዱችም ጠዋት ላይ ጥሩ ነው። ፍሬሽ ጁስ እገዛለሁ። ከአቡካዶ ወይም ከማንጎ ሻጮቹ ፈጣን ናቸው በቀጥታ በፊት ያዘጋጁታል። ዋጋው ርካሽ ነው። ከጓደኛዬ ጋር አብረን እንገዛለን። የመንገድ ምግብ ልዩ ጣዕም አለው። በየቦታው ይገኛል። የተለመደ ልምድ ነው።

ፀጉሬን ለመቁረጥ ጊዜ ደርሷል። በየወሩ እሄዳለሁ። ማስተካክል ያስፈልገዋል። የፀጉር አስተካካይ ጥሩ ነው። ምን እንደሚያስፈልግ ታውቃለች። አንዳንድ ጊዜ አዲስ ስታይል እሞክራለሁ። መጀመሪያ ታጥበዋለች። ከዛ ትቆርጠዋለች። በመስታወት እመለከታለሁ። በዙሪያ ሴቶች ላሉት እየታደሉ ናቸው። ሁላችንም እንነጋገራለን። ስለ ህይወትና ስለ እናወራለን። የሳሎን ጊዜ መረጋጋት ነው። ከዚያ ፀጉሬ ደስ ይላል። ንፁህና ማስተካከል ተሰምቷል።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

ለድንብኛ አቀራረብ እያዘጋጀው ነው በመጪው ሳምንት ይሆናል። ሰላይዶች ማዘጋጀት አለብኝ መረጃ በግልጽ ማቅረብ አለብኝ። ምስሎችና ግራፎች ያስፈልጋሉ። በድምጽ ከፍ አድርጌ መለማመድ አለብኝ በራስ መተማመን ማሳየት አለብኝ። ጥያቄዎችን መመለስ እችላለሁ። የቡድን አባላት ያዘጋጁኛል። አስተያየታቸውን እጠይቃለሁ አቀራረቡን እንሻሽላለን። በዓል በጣም አሳሳቢ ነው። ግን ማዘጋጀት አለብን። ደንበኞች በሙያዊነት እንደምናሳይ ማየት አለባቸው። በመጨረሻ ስኬታማ ይሆናሉ ተስፋ አደርጋለሁ

የስራ ጊዜ ገደብ ይቀርባል ውጥረቱ እየጨመረ ነው። ብዙ ነገሮች መጠናቀቅ አለብኝ ዘግይቼ እሰራለሁ። ቡና መጠጣት እጨምራለሁ አእምሮዬ ሁሌ እየሰራ ነው ትኩረት ማድረግ አለብኝ። የስልኬ መልእክቶች አላየሁም። ሁሉም ጊዜ ለስራ ነው ባልደረቦቼ እንዲሁ ናቸው። እርስ በእርስ እንበረታታለን ትንሽ ጊዜ ይቀረናል በደንብ መስራት አለብን። ስህተቶችን መኖር አይችሉም። ጊዜው ሲደርስ እፎይ ይሰማኛል ግን አሁን መታገል አለብኝ

በስራ ለመጓዝ እየተዘጋጀሁ ነው ሌላ ከተማ መሄድ አለብኝ ጥቂት ቀናት እቆያለሁ ስብሰባዎች ተያይዘዋል። መጨረሻዬን ማረጋገጥ አለብኝ፤ ትኬቱ ተጉዞታል ሆቴሉ ተይዟል። ሻንጣዬን ማሰባሰብ አለብኝ የንግድ ልብሶች ማሸግ አለብኝ ላፕቶፔንም ማምጣት አለብኝ። የሰነዶች ቅጂዎች አዘጋጃለሁ አውሮፕላን ውስጥ መስራት እችላለሁ። አዲስ ቦታ ለማየት እደሰታለሁ ግን ቤተሰቦቼን እናፍቃለሁ የንግድ ጉዞ አንዳንድ ጊዜ አድካሚ ነው። ግን የስራ አካል ነው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

ምሽት ላይ ዜና እመለከታለሁ ምን እየተፈጠረ እንደሆነ ማወቅ እወዳለሁ። ሀገር ውስጥና ውጭ ዜና ይኖራል። አንዳንድ ዜናዎች ደስ የሚያሰኙ ናቸው ሌሎቹ አሳዛኝ ናቸው። የአየር ሁኔታ መረጃም ይሰጣሉ። የአስፖርት ውጤቶችን እወዳለሁ። ጋዜጠኞች መረጃ ያብራሩናል። አንዳንድ ጊዜ ከቤተሰብ ጋር እንወያያለን። ዜና መከታተል አስፈላጊ ነው። አለምን መረዳት ያስፈልጋል። ሰላሳ ደቂቃ ያህል ይወስዳል ከዚያም ለእረፍት ይሄዳል

የቪዲዮ ጥሪዎች አሁን የተለመዱ ናቸው ከቤተሰብ ጋር ለመገናኘት እጠቀማለሁ ፊታቸው ማየት ደስ ይለኛል። በስልክ ብቻ ከማውራት የተሻለ ነው አንዳንድ ጊዜ የስራ ስብሰባዎችን በቪዲዮ ናቸው። ሁሉም ከስራ ቤት እየሰሩ ይሆናሉ ጥሩ የባይነ መረብ ግንኙነት ያስፈልጋል አንዳንድ ጊዜ ግንኙነቶች ይቆራረጣሉ ወይም ድምፁ መዘግየት ይኖረዋል ግን በአጠቃላይ ይሰራል ቴክኖሎጂ ርቀቶችን ያስነሳል ሰዎችን በይታ ማየት ግንኙነት ያጠናክራል ይህ ዘመናዊ ህይወት አካል ነው።

በስራ ለመጓዝ እየተዘጋጀሁ ነው ሌላ ከተማ መሄድ አለብኝ ጥቂት ቀናት እቆያለሁ ስብሰባዎች ተያይዘዋል። መዳረሻ ማረጋገጥ አለብኝ ትኬት ተገዝቷል። ሆቴል ተይዟል ሻንጤን መሰብሰብ አለብኝ የንግድ ልብሶችን ማሸግ አለብኝ ላፕቶፕ ማምጣት አለብኝ የሰነዶች ቅጅዎችን አዘጋጅቻለሁ። አውሮፕላን ውስጥ መስራት እችላለሁ አዲስ ቦታ ለማየት እደሰታለሁ። ግን ቤተሰብ ናፍቃለሁ የንግዱ ጉዞ አንዳንድ ጊዜ አድካሚ ነው። ግን የስራ አካል ነው

ምሽት ላይ ቤተሰቡ አብረን እንበላለን። ይህ የእለት ምርጥ ጊዜ ነው። እናቴ ጣፋጭ ምግብ ታዘጋጃለች። እህቶቼ የረዳት ይሆናሉ። ሁላችንም በዙሪያ ተቀምጠን እንነጋገራለን። እያንዳንዱ የእለቱን ታሪክ ይናገራል። አባቴ ይስቃል። እናቴ ትከታለች። ወንድሜ አዲስ ነገሮችን ይናገራል። እኔም የእለቴን ልምድ እጋራለሁ። እንደዚህ አብረን መሆን እወዳለሁ። ቤተሰብ የህይወት ማዕከል ነው። በየምሽቱ ይህን እናደርጋለን።

ለደንበኛ አቀራረብ እያዘጋጀሁ ነው በመጪው ሳምንት ይሆናል ሰላይዶችን ማዘጋጀት አለብኝ መረጃ በግልጽ ማቅረብ አለበት ምስሎችና ግራፎች ያስፈልጋሉ፤ በድምጽ ከፍ አድርጌ መለማመድ አለብኝ፤ በራስ መተማመን ማሳየት አለብኝ፤ ጥያቄዎችን መመለስ እችል የቡድን አባላት ያግዙኛል፤ አስተያየታቸውን እጠይቃለሁ። አቅራረቡን እናሻሽላለን በዓላት በጣም አሳሳቢ ነው ግን ማዘጋጀት አለብኝ ደንበኞች በሙያዊነት እና መሳየል ማለት አለባቸው በመጨረሻም ስኬታማ ይሆናሉ ተስፋ አደርጋለሁ።

የስራ ጊዜ ገደብ ይቀርባል ውጥረቱ እየጨመረ ነው ብዙ ነገር መጠናቀቅ አለበት። ዘግይቼ እሰራለሁ ቡና መጠጣት እጨምራለሁ አእምሮዬ ሁሉ እየሰራ ነው ትኩረት ማድረግ አለብኝ። የስልክ መልእክቶችን አላየሁም ሁሉም ጊዜ ለስራ ነው። ባልደረቦቼ እንዲሁ ናቸው እርስ በእርሳቸው እንበረታታለን ትንሽ ጊዜ ይቀረናል። በደንብ መስራት አለብን ስህተቶች መኖር አይችሉም ጊዜው ሲደርስ እፎይታ ይሰማኛል። ግን አሁን መታገል አለብኝ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

ቡና ለኔ ልዩ ነገር ነው በየቀኑ ሶስት ጊዜ እጠጣለሁ። የቡናው ሽታ ብቸኛ ያስደስተኛል በቤታችን ባህላዊ ቡና እናዘጋጃለን። በመጀመሪያ እናነሳዋለን ከዛ እንፈጨዋለን ጀበና ውስጥ እናፈለዋለን። ጓደኞቼ ሲመጡ አብረን እንጠጣለን። ቡና መጠጣት እረፍት ማግኘት ነው። የቡና ሽታ ቤት ሁሉ ይሞላል። ይህን ጊዜ በጣም እወዳለሁ። ቡና ያለበት ቀን ጥሩ ነው። ይህ የእለት ተእለት ልምድ ነው

ለማስታዋወቅ ተስፋ እያደረኩ ነው ለሁለት አመት ተረካቢ ሆኜ ሰርቻለሁ። ጠንክሬ እሰራለሁ ሁሌም ቀጠሮ ፈጽማለሁ አለቃዬ አስተያየቱን ያመሰግናል። ግን መጠበቅ አለብኝ ውሳኔ ቀርቧል አንዳንድ ጊዜ ተጨንቄያለሁ። ምናልባት ሌላ እጩ የተሻለ ነው። ግን በእኔ ችሎታ አምናለሁ። የክህሎቴን ማሳደግ ነበረብኝ። አዲስ ቴክኖሎጂ ተማርኩኝ። ይህ እድል ለኔ አስፈላጊ ነው። ውጤቱን በቅርቡ እሰማለሁ ምንም እንኳን ምን ቢሆን መስራት እቀጥላለሁ

ዛሬ የስልጠና ክፍለ ጊዜ አለ አዲስ ሶፍትዌር መማር አለብን። አሰልጣኙ እያስረዳ ይሆናል በትኩረት ማዳመጥ አለብኝ ማስታወሻ እጽፋለሁ። በኮምፒውተር ላይ እለማመዳለሁ አንዳንድ ተግባሮች ውስብስብ ናቸው። ጥያቄዎቹን እጠይቃለሁ ባልደረቦቼ እንዲሁ የተማሩ ናቸው። እርስ በእርስ እንረዳዳለን። የስልጠና ቁሳቁሶችን ይሰጡናል። ይህ አዲስ ክህሎት ለስራ ያዘጋጃል። የሚቀጥለው ሳምንት መተግበር እጀምራለሁ። ለውጥ አንዳንድ ጊዜ ከባድ ነው። ግን መልመድ አለብን ቴክኖሎጂ ያለማቋረጥ ይለወጣል

እምነቴ በህይወት ውስጥ ትልቅ ቦታ አለው። በየሁዱ ቤተክርስቲያን እሄዳለሁ፣ ጸሎትና መዝሙር እወዳለሁ፣ የወንጌል ትምህርት ምክር ይሰጠኛል፣ ከማህበረሰብ ጋር መገናኘት ያስደስተኛል። ቅዳሴ ሰላም ያስገኛል፣ በቤት ውስጥ ወጥቼ እጸልያለሁ፣ ጠዋትና ምሽት እንዘክራለን፣ የእምነት መጽሐፍ አነባለሁ፣ በጾም ጊዜ ህግን እከታተላለሁ፣ ይህ መንፈሳዊ እድገት ይሰጣል፣ እምነት ተስፋ ይሰጣል፣ በእግዚአብሔር ላይ እተማመናለሁ፣

ጎረቤቶቼ ጥሩዎች ናቸው። ከብዙ አመታት ጀምሮ እናውቃቸዋለን እርስ በእርሳችን እንረዳዳለን ፈኮኮ እንለዋወጣለን አንዳንድ ጊዜ አብረን ቡና እንጠጣለን ልጆቻቸውን ከእኛ ልጆች ጋር ይጫወታሉ። በበዓል ጊዜ አብረን እናከብራለን መፍትሄ ከፈለግን ይረዱናል። በየሳምንቱ እንገናኛለን። አንዳንዶቹ እድሜያቸው ከፍ ያለ ነው። ምክር ይሰጡናል ጎረቤቶቼ እንደ ቤተሰብ ይሆናሉ። መልካም ግንኙነት አስፈላጊ ነው። ይህ ማህበራዊ ስሜት ይፈጥራል

ዝናብ በሚዘንብበት ጊዜ ቤት ውስጥ እቆያለሁ የዝናብ ድምጽ ያረጋጋኛል ከመስኮት አጠገብ ተቀምጬ እመለከታለሁ። ሞቅ የለ ሻይ እጠጣለ፣ መጽሐፍ ማንበብ እወዳለሁ። ውጭ ሁሉም ቦታ እርጥብ ነው። ሰዎች በዣንጥላ ይራመዳሉ ማውራት ድምጽ አይሰማም ተፈጥሮ እየተጠበቀ ነው ዝናብ ለመሬት በረከት ነው እህሎችን ያሳድጋሉ። ይህ የአየር ሁኔታ እወዳለሁ ቤት ውስጥ ሞቅና ደህንነት አለ።

በዓል ሲመጣ ሁሉም ደስተኛ ይሆናሉ። ቤተሰብ ሁሉ ይሰበሰባል አዳዲስ ልብሶችን እንገዛለን። ጽጌሬዳ እና እንጀራ እናዘጋጃለን። ቤቱን እናጸዳለን አበባዎቹን እናስቀምጣለን ጎረቤት እርስ በእርሳቸው ይጎበኛሉ። ልጆች በጣም ይደሰታሉ ሁላችንም አብረን እንበላለን። አገሬ ዘፋኞች እንዘፍናለን። የቤተክርስቲያን ደውል ይሰማል። ሁሉም ሰው በረከት ይለዋወጣል። ይህ የባህል ጊዜ በዓላት ህይወት ይሞላሉ

ምርጥ ምግብ ዶሮ ወጥ ነው። በጣም ጣፋጭ ነው። ቀይ በርበሬ ይጠቃዋል። ስጋና እንቁላል ይኖርበታል። እንጀራ ጋር እበላለሁ። እሁድና እናቴ ታዘጋጃለች። ቤት ሁሉም ጥሩ ይሸታል። ቤተሰብ ሁሉ ይወዳል። ትንሽ ለውዝ ሲጨመር የተሻለ ይሆናል። ደረጃ ደረጃ በዝግታ መብላት ነው። ከአይብ ጋርም ጥሩ ነው። ይህን ምግብ አሁንም እፈልጋለሁ። የምግብ ቤቶች ላይም አዛለሁ። ዶሮ ወጥ የኢትዮጵያ ልዩ ምግብ ነው።

የንግድ አውታር መረብ ዝግጅት ላይ ነበርኩ። ብዙ ባለሙያዎች ተሰብስበዋል አዳዲስ ሰዎችን መጠቆም እድል ነው። በመጀመሪያ ትንሽ ፈራው ግን ወደ አንድ ቡድን ቀረብኩ። ራሴን አስታውቄያለሁ ስለ ስራዬ ተናግሬያለሁ። ሌሎች ስለእነሱ ነውረኛውን የንግድ ካርዶችን ተለዋወጥን። የሚገርም የሙያ አጋጣሚዎችን ሰማሁ አንዳንዶቹ ምክር ሰጥተውኛል የመገናኛ ግንኙነት መፍጠር ያስፈልጋል። ምናልባት ለወደፊት መተባበር እንችላለን ይህን እድል። አመሰግናለሁ። የስራ አውታር መረብ ለእድገት አስፈላጊ ነው

ገንዘብ መቆጣጠር እየሞከርኩ ነ፤ በየወሩ አቅጣጫ አለኝ ትንሽ መጠን መተው አለብኝ። አላስፈላጊ ወጪዎችን መቀነስ ጀምሬያለሁ የቤት ምግብ መብላት ይረዳኛል። ከምግብ ቤቶች ላይ ለመብላት ውድ ነው ወደ ገበያ ዝርዝር ይዤ እሄዳለሁ። ተጨማሪ ነገሮችን አልገዛም። ባንኩስ ማስቀመጥ ደህንነቱ የተጠበቀ ነው። ለወደፊት እቅድ ማድረግ አለብኝ። አንዳንድ ጊዜ ከባድ ነው ግን አስፈላጊ ነው። ቁጠባ ለነገ ተስፋ ይሰጣል

የልደት ቀኔ ይቀርባል ትንሽ አቀባበል ማድረግ እፈልጋለሁ ከጓደኞቼ ማንን ልጋብዝ እያሰብኩ ነው። ቦታ መምረጥ አለብኝ ምናልባት ቤት ውስጥ ይሻላል። ኬክ ማዘጋጀት አለብኝ ቸኮሌት ኬክ ምርጥ ነው። መጠጦችና ምግቦች ማዘጋጀት ያስፈልጋል። ሙዚቃ ዝርዝር ማዘጋጀት አለብኝ። አስተውላና ቀለማት መግዛት እችላለሁ ሁሉም ሰው እንዲመጣ ተስፋ አደርጋለሁ። ይህን ቀን ልዩ ማድረግ እፈልጋለሁ። ከሰዎች ጋር ማክበር ደስ ያሰኛል። እድሜ ክብር ማግኘት ያስፈልጋል

ሳምንት ውሃ አጥረት አለ፣ በየቀኑ አይመጣም በቦታው ላይ መሙላት አለብን፣ ማለዳ ላይ ለሚመጣ ጊዜ እንጠብቃለን፣ ደርካኖችና ባልዲ ማዘጋጀት አለብን። ሁሉም ጎረቤቶቼ ይመጣሉ ረጅም መስመር ይፈጥራል፣ መጠበቅ ያሰለቻል ግን ምርጫ የለም ውሃ ለህይወት አስፈላጊ ነው። መፍጠር እንችል ይሆናል ለማጠብና ለማሰል እንጠቀማለን። በጥንቃቄ መጠቀም አለብን። ውሃ ከፍተኛ ዋጋ አለው ይህ ችግር ይፈታ ዘንድ ተስፋ አደርጋለሁ።

የልደት ቀኔ ቀርቧል፤ ትንሽ አከባበር ማድረግ እፈልጋለሁ፤ ጓደኞቼ ማን ልጋብዝ እያሰብኩ ነው። ቦታ መምረጥ አለብኝ፤ ምናልባት ቤት ውስጥ ይሻላል፤። ኬክ ማዘጋጀት አለብኝ፤። ቸኮሌት ኬክ ምርጥ ነው፤ መጠጦችና ምግቦች ማዘጋጀት ያስፈልጋል። ሙዚቃ ዝርዝር ለማዘጋጀት አለብኝ ያስተዋልና ቀለማት መግዛት እችላለሁ፤። ሁሉም ሰው እንዲመጣ ተስፋ አደርጋለሁ። ይህን ቀን ልዩ ማድረግ እፈልጋለሁ። ከሰዎች ጋር ማክበር ደስ ያሰኛል። እድሜዬ ክብር ማግኘት ያስፈልጋል

የመስመር ላይ ጊዜ ብዙ እጠቀማለሁ በጣም ምቹ ነው። ከቤት መውጣት አያስፈልግም ብዙ አማራጮች አሉ የተለያዩ ድህረ ገጾችን እመለከታለሁ። ዋጋዎችን አነጻጽራለሁ የደንበኛ ግምገማዎችን አነባለሁ። ፎቶዎችና መግለጫዎች ይረዳሉ። ወደ ጋራ እጨምራለሁ የክፍያ መረጃ አስገባለሁ ትእዛዙ በጥቂት ቀናት ይደርሳል። በገበያ እንኳን አልፈልግም። ግን አንዳንድ ጊዜ ውጤቱ እንደሚጠበቀው አይሆንም መመለስ ያስፈልጋል። በአጠቃላይ ጥሩ ልምድ ነው። ቴክኖሎጂ ህይወትን ቀላል ያደርጋል

የአፈጻጸም ግምገማዬ ዛሬ ነው። ትንሽ ትውፍ ሰማኛል። አለቃዬ ከእኔ ጋር ይቀመጣል። የማልፍ በሰባት ወራትን እገመግማለሁ። ምን ጥሩ ሰርቻለሁ፤ የት ማሻሻል እችላለሁ፤ አዎንታዊ አስተያየት ተስፋ አደርጋለሁ፤ ግን ተገን የሆኑ ነገሮች ሊኖሩ ይችላሉ። አመሰግናለሁና እቀበላለሁ። ግቦች ለሚቀጥለው ጊዜ እናዘጋጃለን። የደሞዝ ጭማሪ ሊኖር ይችላል፤ ወይ ምናልባት አዲስ ሚናዎች። ይህ የእድገት እድል ነው። ከእርሱ መማር እፈልጋለሁ። ግልጽ ግንኙነት አስፈላጊ ነው። በስራዬ ለማሻሻል ቆርጫለሁ።

በየሳምንቱ ለቤተሰቤ እደውላለሁ ከቤት እርቄ ስለምኖር አናግራለሁ እናቴ ሁሌ በደስታ ትመልሳለች። ስለ ሁሉም ነገር ትነግረኛለች አባቴም መልስ ይሰጣል። እህቶቼ ደስታቸውን ይናገራሉ። እንስቃለን ስለአዲስ ነገሮች እንነጋገራለን። የቤት ወሬዎችን እሰማለሁ። አንዳንድ ጊዜ ናፍቀውኛል ግን ድምፃቸውን መስማት ያስደስታል። ያ ሁሉ ነገር እንዴት እንደሆነ እረዳለሁ። ግንኙነት በጣም አስፈላጊ ነው። ቤተሰብ ሁሌ በልቤ ውስጥ ናቸው

በየሳምንቱ ቤተሰቤን እደውላለሁ ከቤት እርቄ ስለምኖር እናገራለሁ እናቴ ሁሌ በደስታ ትመልሳለች ስለ ሁሉም ነገር ትነግረኛለች አባቴም መልስ ይሰጣል እህቶቼ ደስታቸውን ያጋሩናል እንስቃለን ስለአዲስ ነገሮች እንነጋገራለን የቤት ወሬዎችን እሰማለሁ አንዳንድ ጊዜ ናፍቀውኛል ግን ድምፃቸው መስማት ያስደስተኛል ከዛ ሁሉም ነገር እንዴት እንደሆነ እረዳለሁ ግንኙነታችን በጣም አስፈላጊ ነው ቤተሰብ ሁሌ በልቤ ውስጥ ናቸው።

ፀጉሬን ለመቁረጥ ጊዜ ደርሷል በየወሩ እሄዳለሁ መስተካከል ያስፈልጋል የፀጉር አስተካካይ ጥሩ ናት። ምን እንደምፈልግ ታውቃለች አንዳንድ ጊዜ አዲስ ስታይል እሞክራለሁ። መጀመሪያ ታጥቧለች ከዛ ትቆርጧለች። በመስታወት እመለከታለሁ በዙሪያው ሴቶች ሌሎች እየታደሉ ናቸው ሁላችንም እንነጋገራለን። ስለ ህይወትና ስራ እንወያያለን የሳሎን ጊዜ መረጋጋት ነው። ከዚያ ፀጉሬ ደስ ይለኛል ንፁህና ማስተካከል ተሰምቷል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

ዛሬ የቡድን ስብሰባ አለኝ፤ ሁሉም ሰራተኞች ይሰበሰባሉ። አዲስ ፕሮጀክት መወያየት አለብን። አለቃው የስራ ክፍፍል ያቀርባል። አንዳንዶች የተግባሩን ሚና ያውቃሉ። ሀሳቦችን ተለዋውጠን እንቀርባለን። አንዳንዶች ጥያቄ ይጠይቃሉ ሌሎች አማራጮችን ይሰጣሉ። ጊዜ ገደብ አጠብቅን መከተል አለብን። ትብብር አስፈላጊ ነው፤ እርስ በእርስ መደጋገፍ ያስፈልጋል፤። ስብሰባ ሰዓት ይወስዳል ግን ግልጽነት ያገኛል ከዛ ወደ ስራ እንመለሳለን። ተደሳሽነት ይሰማናል

ሳምንት ውሃ እጥረት አለ በየቀኑ አይመጣም። በቦታው ላይ መሙላት አለብን። ማለዳ ላይ ለሚመጣው ጊዜ እንጠብቃለን። ጀርካንና ባልዲ ማዘጋጀት አለብን። ሁሉም ጎረቤቶቼ ይመጣሉ እጅ መስመር ይፈጥራል መጠበቅ ያሰለቻል ግን ምርጫ የለም። ውሃ ላይ ህይወት አስፈላጊ ነው። መፍጠር እንችል ይሆን? ለማጠብና ለማብሰን እንጠቀማለን። በጥንቃቄ መጠቀም አለብን ውሃ ከፍተኛ ዋጋ አለው። ይህ ችግር ይፈታ ዘንድ ተስፋ አደርጋለሁ

ዛሬ ምሽት የፊልም ምሽት ነው። ጓደኞቼ ይመጣሉ አዲስ ፊልም መምረጥ አለብን። ምናልባት አስቂኝ ወይም ድራማ እና ማዘጋጀት ጀምረናል፤። መጠጦችን አዘጋጅቻለሁ ሁሉም በሶፋ ላይ እንቀመጣለን። መብራቱን እናጠፋለን በትልቁ ስክሪን እንመለከታለን። አንዳንድ ጊዜ እንሰቃለን አስደሳች ክፍሎች ላይ እንወያያለን። ፊልሙ ካለቀ በኋላ እንነጋገራለን። ምን እንደወደድን እንነጋገራለን። የፊልም ምሽት የመዝናናት ጊዜ ነው። ከጓደኞቼ ጋር ጊዜ ማሳለፍ ይበልጣል፤

ዛሬ በሽታ ሰማኝ ራስ ምታትና ትኩሳት አለብኝ ወደ ስራ አልሄድኩም። ቤት ውስጥም በአልጋ እንቆያለን፤። ብዙ ውሃ እጠጣለሁ። መድሃኒትም ወስጃለሁ፤። እናቴ ሾርባ ላከችልኝ ሞቅ ያለ ነው ትንሽ ያህል እበላለሁ። ድካም ይሰማኛል ማንበብን እንኳን አልችልም። ፊልም ብቻ እመለከታለሁ ለመተኛት እሞክራለሁ። እረፍት ምርጥ መድሃኒት ነው። ነገ እንደሚሻል ተስፋ አደርጋለሁ። ጤንነት አስፈላጊ ነው

ስልኬን በጣም እጠቀማለሁ ሁሌ እየፈተሽኩ ነው በማለዳ ምን ምን ገና ነቅቼ እመለከታለሁ። የማህበራዊ ሚዲያ መተግበሪያዎችን እከታተላለሁ። ወዳጆቼ ምን እንዳደረጉ እያየው ነው። መልእክቶችን እመልሳለሁ። ሰዓታት ያልፋሉ። ይህ ጤናማ አይደለም። ሌሎች ነገሮችን ማድረግ አለብኝ። እንደማንበብ ወይንም የአካል ብቃት እንቅስቃሴ። ግን ስልኬ ያስረፍደኛል አስተያየቶችን ማንበብ እወዳለሁ። ቪዲዮ እመለከታለሁ። የስክሪን ጊዜ መቀነስ አለብኝ። ተጠቃሚ መሆን ይቻላል። ሚዛን ማግኘት ያስፈልጋል። ስልኮቼ ጠቃሚ ናቸው ግን ቁጥር ያስፈልጋል

በስራ ላይ ከባልደረባ ጋር ግጭት ተፈጠረ። አስተያየቶችን የተለያየ ናቸው ስለ ፕሮጀክቱ አቀራረብ መደራደር አልቻልንም። ሁለታችንም እናምናለን ውይይቱ ትንሽ ሞቅ ሆነ። ሌሎቹ ሰራተኞች አስተውለዋል። ይህ ምቹ አይደለም ለመቆጣጠር እየሞከርኩ ነው ምናልባት አስተባባሪ ማስገባት ያስፈልጋል ችግሩን መፍታት አለብን። ስራው መቀጠል አለበት ግላዊ ስሜቶችን ማስወገድ ያስፈልጋል። ምናልባት ዛሬ በኋላ እንነጋገራለን መግባባት ማግኘት አስፈላጊ ነው። የቡድን ስራ መስማማት ይጠይቃል

ልብሶች የማጥበበት ቀን ሁሌ ሮብ ነው። ቆሻሻ ልብሶችን እሰበስባለሁ በቀለም እየለያየው ነጭና ቀለማት የተለያዩ ናቸው። ማሽን አጥቤ ያሞኛለሁ ማሸት መረጃ አስፈላጊ ነው። ደረቅ ሳይሆን በገመድ ላይ እሰቅላለሁ ፀሀይ ያደርቃል። ሽታቸው ደስ የሚል ነው። ከደረቁ በኋላ እቀበላለሁ። አንዳንድ ልብሶችን አደርቃለሁ ንጹህ ልብስ መልካም ስሜት ይሰጣል። ይህ የሳምንት ተግባር ነው። ሁሌም ማድረግ አለበት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

ዛሬ ምሽት የፊልም ምሽት ነው። ጓደኞቼ ይመጣሉ አዲስ ፊልም መምረጥ አለብን። ምናልባት አስቂኝ ወይም ድራማ ወይም ፖክሮን ማዘጋጀት ጀምሬያለሁ። ወደ መጠጦችን አዘጋጃለሁ። ሁሉም በሶፋ ላይ እንቀመጣለን። መብራቱን አነጥፋለሁ በትልቁ ስክሪን እንመለከታለን። አንዳንድ ጊዜ እንስቃለን አስደሳች ክፍሎች ላይ እንወያያለን ፊልሙ ካለቀ በኋላ እንነጋገራለን ምን እንደወደድን እንነጋገራለን። የፊልም ምሽት የመዝናናት ጊዜ ነው። ከጓደኞቼ ጋር ጊዜ ማሳለፍ ይበልጣል

ጓደኞቼ በህይወቴ ውስጥ በጣም አስፈላጊዎች ናቸው፣ ከልጅነት ጀምሮ አንዳንዶች አሉ እርስ በእርስ እንረዳዳለን፣ በችግር ጊዜ ይቀራረቡናል በደስታ ጊዜ አብሮ ይሰቃሉ፣ ሚስጥሮችን እንወያያለን በየቅዳሜው አብረን እንሰበሰባለን፣ ቡና እንጠጣለን፣ ታሪኮችን እንነጋገራለን፣ አንዳንድ ጊዜ እንጨቃጨቃለን ግን ፍጥነት እንጠይቃለን፣ ጓደኞቼ እምነት ያስፈልገዋል እውነተኛው ጓደኝነት እድለኛ ያደርጉናል ከእርሱ ጋር መሆን ደስ ይለኛል።

ልብስ የማጥብበት ቀን ሁሌ ሮብ ነው ቆሻሻ ልብሶችን እሰበስባለሁ በቀለም እንለያየዋለን ነጭና ቀለማት የተለያዩ ናቸው። በማሽን አጥቤ። ማሸት መረጃ አስፈላጊ ነው። ደረቅ ሳይሆን በገመድ ላይ እሰቅላለሁ ፀሀይ ያደርቃቸዋል። ሽታዋቸው ደስ የሚል ነው። ከደረቁ በኋላ እቀበላለሁ አንዳንድ ልብሶች አለም ንጹህ ልብስ መልካም ስሜት ይሰጣል። ይህ የሳምንት ተግባር ነው። ሁሌ ማድረግ አለበት

ዛሬ ትራፊክ በጣም ይበዛል ለሰአት ያህል አልተንቀሳቀስንም መኪናዎቹ ረዣዥም ወረፋ ፈጥረዋል ሁሉም እየጮሁ ናቸው ግን ማድረግ የምንችለው ነገር የለም። ሰዎች አንዳንዱ ይነጋገራሉ ሌሎች ሙዚቃ ያዳምጣሉ። እኔ ውጭ እመለከታለሁ ፀሀይ በጣም ታቃጥላለች ሙቀቱ ይበዛል። መዘግየቱ ያበሳጨኛል ለስብሰባ ዘግይቼ እደርሳለሁ። መልእክት መላክ አለብኝ ትራፊክ ከተማው ችግር ነው። ትዕግስት ያስፈልጋል በመጨረሻ ይንቀሳቀሳል

ዛሬ ስልጠና ክፍለ ጊዜ አለ። አዲስ ሶፍትዌሮችን መማር አለብን። አሰልጣኞች እያስረዱ ይሆናሉ። በትኩረት ማዳመጥ አለብኝ። አስተውሻ እጽፋለሁ። በኮምፒውተር ላይ እለማመዳለሁ። አንዳንድ ተግባሮች ውስብስብ ናቸው። ጥያቄዎቹን እንጠይቃለን። አልደረቦቼም እንዲሁ እየተማሩ ናቸው። እርስ በእርስ እንረራዳለን። የስልጠና ቁሳቁሶች ይሰጡናል። ይህ አዲስ ክህሎት ለስራ ያግዛል። የሚቀጥለውንም ሳምንት መተግበር እንጀምራለን። ለውጥ አንዳንድ ጊዜ ከባድ ነው። ግን መለማመድ አለብን። ቴክኖሎጂ ያለ ማቋረጥ ይለወጣል።